አሪፍ የሆነ ጥያቄ ነው? ጫጫታ ታገኝበት ትችላለህ የሚለው ነገር ያው ከጫጫታ ምንም የሚገኝበት ነገር የለም። ምናልባት ከጫጫታ ከጫጫታ የሚገኝበት ነገር። አንደኛ መጣላት ነው ሁለተኛ አለመስማማት ነው ሶስተኛ ደግሞ ምንድነው? በተለያዩ ለግጭት ስበብ የሚሆኑ ነገሮች ላይ ሊያደርሰን ስለሚችል ጫጫታ ላይ ምንም የማገኝለት ነገር የለም። በዚሁ አጋጣሚ ጫጫታን እኔ አልወድም ግርግርን አልወድም ጸጥ ያለ ቦታ ነው የሚመቸኝ። ከሰዎች ጋራ ልክ ለስለስ ባለ መልኩ ነው መነጋገር ያለብኝ እንዲሁም ደግሞ መደማመጥ ያለብን። ስለዚህ ጫጫታ በጣም አስፈላጊ አይደለም። ጫጫን በጣም የምንወድ ከሆነ መከባበር የሚባል ነገር ይጠፋና ወደ ግጭት ወደ አላስፈላጊ ወደሆነው ነገር ሊያስከትል ይችላል ማለት ነው። ስለዚህ ከጫጫታ እኔ ምንም ላገኝበት የምችለው ነገር የለኝም ማለት ነውና። ከጫጫታ እኔ ምንም የማገኘው ነገር የለም

አሪፍ ጥያቄ ነው። በስራ ጊዜ፣ አዎ! እረፍት አደርጋለሁኝ፣ ምክንያቱም በስራ ጊዜ ኤ እረፍት የማደርገው፣ ስራዬን ጨርሼ፣ ኤ ካከናወንክ በኋላ ነው። ስለዚህ፣ ስራዬን ከጨረስኩ በኋላ ነው እረፍት የማደርገው፣ እንጂ ስራዬን ኤ ሳልጨርስ፣ እ እረፍት የሚባል ነገር እንኳን አላደርግም። ግን እ እረፍት የምለው እኔ ሪላክስ ማድረጉን ነው፣ ልክ ዘና ብዬ ነው ስራዬን የምሰራ ነገር ግን ስራዬን ሰርቼ እስካከናውን ድረስ፣ እ ያሉትን ጊዜያቶች በደንብ ጠንቅሬ፣ በመስራት፣ በደንብ ተግቼ በመስራት፣ ኤ ለተሻለ ነገር ራሴን ኤ አዘጋጃለሁ፣ ለተሻለ ነገር ራሴን እሰዋለሁ፣ እንጂ ኤ እንደዚሁ፣ በስራ ሰዓት ላይ እረፍት የሚባል ነገር አላደርግም። ግን ስራዬን ወዲያውኑ ከጨረስኩ በኋላ፣ ግን ቶሎ ኤ እረፍት ወስዳለሁኝ ማለት ነው። ስለዚህ፣ ኤ ማረፍ ላይ፣ ኤ በስራ ቦታ ላይ ማረፍ በጣም ደስ አይልም። ምክንያቱም በስራ መሳነፍ፣ በስራ ቻለልተኝነትን ሊያስከትል ይችላል ብዬ ነውና እኔ የማምነው። በስራ ቦታ ላይ ስራ እየሰራሁኝ፣ እረፍት አላደረግም ማለት ነው፣ ምክንያቱም እረፍት የማደርግ ከሆነ፣ አንደኛ አለቃዬ ይቆጣጠረኛል። ሁለተኛ ደግሞ ምንድነው? እኔም በስራዬ ላይ ያለኝ አመለካከት፣ ያለኝ ወኔ ያለኝ፣ ተሰጥቶኝ፣ ደግሞ ምን ይላል? እየቀነሰ፣ እየተሸረሸረ ይመጣል ማለት ነው። ሶ በስራ ሂደት ላይ ኤ ማረፍ ኤ አስፈላጊ አይደለም። እኔም በስራ ቦታ ላይ ኤ ስራዬን እስከጨረስኩ ድረስ፣ ምንም እረፍት አላደርግም። ስራዬን ከጨረስኩ በኋላ ነው እረፍት የማደርገው ማለት ነው።

በጣም አሪፍ የሆነ ጥያቄ ነው የምወደው ከተማ ኢትዮጵያ ውስጥ አዲስ አበባና ባህር ዳር ነው። በጣም የምወደው ግን አዲስ አበባ ከተማን ነው። ምክንያቱም አዲስ አበባ ከተማ ላይ የምወድበት አንዱ ምክንያት የተለያዩ አይነት የስራ አጋጣሚዎች አሉ ሰዎች ከተለያየ ከተማ ከተለያየ አውራጃ ሰብሰብ ብለው የተለያዩ ስራዎችንም ስለሚሰሩ እዚያ ላይ በርካታ የስራ እድል ይፈጠራል ብዬ ስለማስብ ነው። ሁለተኛ ደግሞ በዛ ከተማ ላይ በተለይ አዲስ አበባ ከተማ ላይ ያለው ማህበረሰብ ደግሞ ንቃተ ህሊናው በጣም የጨመረ ነው ማለት ነው። ስለዚህ ሰው በጣም ሰው አክባሪ ነው እንግዳ ተቀባይ ነው። ምንም ችግር የለበትም ዘመናዊ ነው ስልጣኔን ቶሎ ይቀበላል። ጥሩ ጥሩ ህንፃ አሏት ከተማዋ ላይ ጥሩ ጥሩ ፋብሪኮች አሉ። በጣም ደስ የሚሉ ነገሮች አሉ በዚች ከተማ ላይ ማለት ነው። ሶ አዲስ አበባ ከተማ ላይ መኖር ማለት ያው ገነት መኖር እንደማለት ነው። ስለዚህ አዲስ አበባ ከተማን የምወደው በምክንያት ነው ማለት ነው። እና እስካሁን ካየኋቸው ወደፊትም ከምኖርባቸው ከተሞች ውስጥ የመጀመሪያዋ ቁጥር አንድ ብዬ ያሰብኳት ከተማ ናት ለዚያም ነው እኔ የምወዳት ማለት ነው። ስለዚህ አዲስ አበባ ላይ መኖር ትልልቅ ድርጅቶች ጋር እንኳን ተቀጥሮ ሰው ቢሰራ እዛ ላይ በጣም በርካታ ገንዘቦችን ሊያገኝ ይችላል። እና የከተማዋ ጽዳት በጣም አሪፍ ነው። መኪኖቿ እንዲሁም ደግሞ መብራት አይሄድም። ብዙ ብዙ ውበት አላት አዲስ አበባ ከተማ ማለት ነው እና ለዚያም ነው የምወዳት ማለት ነው። እና በጣም የምወዳት ከተማ ከልጅነቴ ጀምሮ በጣም የህልሜ የህልም ቤት ራሱ ያሰብኩኝ እዛው ነው። ወደፊት ራሱ ብኖርም እዛው ነው ምኖር ወደፊት። የምሰራቸውን ስራዎች ሁሉ ፕሮጀክቶችን የምሞክረውም እዚያው አዲስ አበባ ከተማ ላይ ነው ማለት ነው። እና በዚያም ምክንያት ነው እኔ አዲስ አበባን የወደድኩበት ምክንያት ማለት ነው። ስለዚህ እኔ በጣም ከልቤ የምወዳት ከተማ ናት የኔ ምርጫ አዲስ አበባ ከተማ ላይ መኖር ነው ማለት ነው